አዎ በአካባቢያችን ቀርቅሃ አለ በቆላማ አካባቢ ቀርቅሃ ያድጋል ማለት ነው። ለተለያዩ የገጠር አካባቢ የምግብ ማቅረቢያ እንዲሁም ለአንዳንድ የአጥር ስራዎችም ይጠቀሙበታል። በአካባቢው ማለት ነው። ስለዚህ ባካባቢያችን ቀርቃሃ እንደሚበቅል ነው እንዲሁም ለተለያዩ ነገሮችን እንጠቀምበታለን ማለት ነው። ቀርቃሃ በቀላሉ ማደግ የሚችል ነው ብዙም ውሃ የሚያስፈልገው አይደለም በወንዝ ዳር አካባቢ ነው የሚያድገው። እናም ብዙ እንክብካቤም የሚያስፈልገው የተክል አይነት አይደለም።

ብዙ ጊዜ ዜና የማገኘው ከአለም አቀፍ ሚድያዎች ነው አለም አቀፍ ሚድያዎች ሲባሉ እንደ አልጀዚራ። እንዲሁም ሲኤንኤን እና ቢቢሲም በብዛት እጠቀማለሁኝ እነዚህ ታማኝ የሆኑ ምንጮች ናቸው ብዬ ነው የማምነው። ከእነሱ የሚያገኘው መረጃም ለሌሎች ሰዎች አጋራለሁ ማለት ነው። ስለዚህ ብዙ ጊዜ ከእነዚህ ሚዲያዎችን አገኛለሁኝ ማለት ነው።

አዎ ኮኮቦችን መመልከት እወዳለሁኝ በተለይ በልጅነቴ ጊዜ ኮኮቦችን እናይ ነበር ተሰብስበን ኮኮቦችን መመልከት እንወዳለን ማለት ነው። ኮኮቦችን መቁጠር። እንዲሁም ኮኮቦችን አቀማመጣቸውን መለየት እንችል ነበር በልጅነት ጊዜያችን ማለት ነው። አሁንም ቢሆን ኮከቦችን እመለከታለሁኝ ማለት ነው። ምክንያቱም ኮከቦችን በጨለማ ስትመለከታቸው ደስ የሚል ስሜት ይሰጣሉ። ብርሃንም ይሰጥሃል ስለዚህ ኮከቦችን መመልከት በጣም ልዩ ስሜት ይሰጥሃል ማለት ነው

ቀደም ብዬ ማረገው የነበረ ጫማ አርባ ሁለት ቁጥር ነው አርባ ሁለት በኢትዮጵያን የ አቆጣጠረ የጫማ ቁጥር ማለት ነው። ነገር ግን አንዳንዴም አርባ አንድም ይበቃኛል ማለት ነው። ይህ አንድ አይነት ወጥ የሆነ የጫማ ቁጥር የለኝም ማለት ይቻላል። ምክንያቱም አንዳንድ ሞዶ ሰፊ የሆኑ ጫማዎች ይነራሉ። አርባ አንድ ሊበቃ ይችላል። በሌላ ጊዜ ደግሞ በተለይ የሀገር ውስጥ ጫማዎች ከሆኑ አርባ ሁለት ነው ሚበቃኝ ይሄን ለኔ ተስማምቶኝ ነው። ማረገው ማለት ነው። ብዙ ጊዜም እንዲጠበኝም አልፈልግም በተለይ አርባ አንድ ሲሆን ይጠበኛል። አርባ ሁለት ሲሆን ደሞ ጥሩ የሆነ ስሜት ይሰማኛል። ስለዚህ አብዛኛው ጊዜ የማረገው አርባ ሁለት ነው ማለት ይቻላል።

አዎ የሸክላ እቃዎችን እጠቀማለሁ ቤቴ የሸክላ እቃዎች አሉኝ የተለያዩ ድስት እና እንዲሁም ወጥ የሚሰራባቸው አንዳንዴ እቃዎች አሉ የሸላ እቃዎች ማለት ነው። በሸክላ እቃዎች የሚቀርቡ ምግቦች በጣም ይጠፉጣሉ። በሸክላ እቃዎች የሚሰሩ የወጣ አይነቶችም እንደዛ። ይጣፍጣሉ ማለት ነው። ስለዚህ የሻላ እቃ መጠቀም በጣም ደስ የሚል ነው አንደኛ ባህሉም። ጠብቆ ይዘው የቆየ ነገር ስለሆነ በሸክላ ድሮ ድሮ በሸክላ ነበር የሚቀርበው ብዙ ጊዜ። በሸክላ እቃዎች ነበር የሚቀርቡት። አሁን ግን በተለያዩ የፋብሪካ ውጤቶች የሆኑት። ማቴሪያሎች እየተቀየረ መተዋል። ቢሆንም ግን በሽክላ እቃዎች መጠቀም በጣም ልዩ ስሜትን ይሰጣል።

ወደ ስራ ስሄድ የስራ ልብስ ነው የምለብሰው ምክንያቱም ቢሮ ነው የምውለው የቢሮ ልብስ ደግሞ ሙሉ የሆነ ልብስ ሱፉና ሱሬ እንዲሁም ቆዳ ጫማ ላረግ እችላለሁኝ። እንደየ ሁኔታው እነዚህ ቢሮ ልብስ ሊቀያየሩ ይችላሉ ማለት ነው። ነገር ግን ወደ ስራ ቁምጣ ወይ ደግሞ ሌላ ቱታ ነገር አድርጌ አልሄድም። ስለዚህ የቢሮ ልብስ የታወቀ ነው የቢሮ ልብስ ነው ልብሼ ምሄደው። ለቢሮ ለቢሮ በሚመጥን መልኩ ነው የምለብሰው ማለት ነው። ይህ የቢሮው ስርዓትና ደንብ ባከበረ መልኩ አለባበስን እከተላለሁኝ ማለት ነው።

እኔ በእጅ የሚሰሩ ስራዎች ብዙም ጎበዝ አይደለሁም የተወሰኑ አንዳንድ ነገሮችን እሞክራለሁ በእጅ የሚሰሩ ስራዎች ሲባል እንደ ልብስ ማጠብ። እንዲሁም አንዳንድ የመቁረጥ በመጋዝ እንጨቶችን መቁረጥ እሰራለሁኝ ነገር ግን ያን ያህል ጎበዝ ሰራተኛ ነኝ ማለት ግን አልችልም። ችሎታ ያን ያህል በእጅ የሚሰሩ ስራዎች ላይ ችሎታ ያለኝ የሰው አይደለሁም። ስለዚህ ብዙ በእጅ የሚሰሩ ስራዎች ባደርግም ግን ጎበዝ ና በጣም ሙያተኛ የእጅ ሰራተኛ አይደለሁም ማለት ነው።

አዎ የትርፍ ጊዜ ማሳለፊያዎቼ የሚባሉት ቤት ውስጥ የሚያሳልፋቸው ነገሮች ናቸው የሚሆኑት ምክንያቱም ከቤት ስሩ ጋር ሆኜ የማሳልፋቸው ነገሮች ትርፍ ሰዓት ሲኖረኝ ወይ ትርፍ ጊዜ ሲኖረኝ የማደርገው ነገር ነው የሚሆነው ከዛ ውጪ ከሰኞ እስከ አርብ ባለው ጊዜ ቢሮ ውስጥ ነው የሚሆነው ማለት ነው። ያን ያህል ጥርፍ ጊዜ ያለኝ ሰው አይደለሁም። ነገር ግን እሁድና ቅዳሜ ነው ያለኝ ትርፍ ጊዜ ብዬ የማስበው ይህንንም ከቤተሰብ ጋር ሆኜ ነው ማሳልፈው ማለት ነው ስለዚህ የትርፍ ጊዜ ማሳለፊያዎቼ ከቦሲሶቼ ጋር ሆኜ ቤት መሆን ነው። አንዳንድ ጊዜ ደግሞ ሌላ ራቅ ያለ ቤተሰብም ጠይቄ ልመጣ እችላለሁኝ ወይ ልመለስ እችላለሁኝ ማለት ነው።

የምወደው ከተማ አዲስ አበባ ነው አዲስ አበባ በጣም ነው የምወደው ምክንያቱም የአዲስ አበባ የአየር ፀባይ በጣም የሚስማማ ነው ለማንም ሰውም የሚስማማ ነው ብዬ ነው የማስበው። ብዙም ሙቅ ወቅት አይደለም ብዙም ቅዝቃዜ የሚሰማበት ወቅት አይደለም። ስለዚህ አመቱን ሙሉ ማለት ይቻላል የተመጣጣነው ወይ ደግሞ ጥሩ የሆነ ለሰው ልጅ ጤነት የሚመች የሆነ የአየር ፀባይ ያለው ከተማ ነው። ብዙም የሀገር ጎብኚዎች ወይ ደግሞ ለጎብኚዎችም የሚስማማ የአየር ፀባይ ያለው አካባቢ ነው ማለት ነው ያለው ከተማ ነው ማለት ይቻላል። ስለዚህ እኔ እንደ አጠቃላይ የምወደው አዲስ አበባን

ኮፍያ ማድረግ አልወድም እኔ ኮፍያ ማድረግ ብዙም የሚመቸኝ ሰው አይደለሁም። ኮፍያ ማድረግም ጥሩ ነው ብዬ አላስብም። ምክንያቱም ሙቀት ስለሚኖር የፀጉርህን መበጣጠስ ሊያመጣ ይችላል ፀጉሩም አየር እንዳያገኝ ሊያገር ሊያደርግ ይችላል ማለት ነው። ስለዚህ ሁሉም ሰው ኮፍያ ባይጠቀም ጥሩ ነው ብዬ እመክራለሁ። ምናልባት ግን ፀጉሬ የተመለጠ ከሆነ ከተለያዩ ከፀሀይና ከንፋስ ለመከላከል ሲባል ኮፍያ ማድረግ ተገቢ ሊሆን ይችላል። ካልሆነ ግን ፀጉር ያለው እንደ እኔ ፀጉር ያለው ሰው ኩፍያ ማድረግ ግን ተገቢ ነው ብዬ አላስብም።

አዎ መካከለኛ የሆነ ሙቀት መጠን ነው የምመርጠው ከአሥራ ሶስት እስከ አስራ ስምንት ያለ ይመቸኛል። ከዛ በላይ የሚሄድ ከሆነ ግን በተለይ ከሃያ በላይ የሚሄድ ከሆነ ለኔ ብዙም የሚስማማኝ አይደለም። እንዲሁም በጣም ቀዝቅዞ ከአስር በታች ባለው ቅዝቃዜም ለኔ ብዙም የሚሰጠኝ ምቾት አይሰጠኝም ማለት ነው። ስለዚህ የኔ የፍላጎት ከአሥራ ሶስት እስከ አስራ ስምንት ባይበልጥ እንዲሁም ከዛ ከአሥራ ሶስት ወደታች ባይወርድ እመርጣለሁኝ ማለት ነው

እኔ የምወደው ስፖርት የከፍታ ዝላይ ስፖርት ነው። ከፍታ ዝላይ በጣም ነው የሚደንቀኝ። ሰዎች ራሳቸው ሰውነታቸው አዝዘው ወከፍት ወዳለበት ቦታ በመዝለል፤ የሚያደርጉትን ውድድር በጣም አድናቂ ነኝ ማለት ይቻላል። ምን ያህል ሰውነታቸውን እንደሚተጣጠፍ እንዲሁም እንደሚታዘዝላቸው ሳይ በጣም እወዳቸዋለሁኝ፣ አድንቃለሁኝ። ስለዚህ ከፍታ ዝላኝ በጣም ምርጥ የሆነ ስፖርት ነው ለኔ፤ እኔ ባላደርገውም ሌሎች ሰዎችን ሲያርጉ ሳይ በጣም ልዩ የሆነ ፍቅር አለኝ፤ ልዩ የሆነ ስሜትም ይሰማኛል ማለት ነው፤ በከፍታ ዝላኝ።

ከጎረቤቶቼ የሚሰማኝ ድምጽ የለም ምክንያቱም ጎረቤቶቼ እና እኔ የተለያየንበት ግንብ አለ በመሃላችን ግንብ አለ ማለት ነው። ወፍራም በብሉኬት የተሰራ ግንብ አለ። ይህ ግን የኔም ይሁን የእሱ ድምጽ ሊያስተላልፍ አይችልም። ስለዚህ እኔ የምናገረው ጎረቤቶቼ አይሰሙትም እኔ እነሱ የሚናገሩት ደግሞ እኔ አልሰማቸውም።

አዎ በአደባባይ መናገር እላለሁኝ እድሉ ካገኘሁኝ በአደባባይ ለመናገር የሚከለክለኝ ነገር የለም። እንደኔ እምነት እድሉ አልገጠመኝም አደባባይ ወጥቼ ለምናገርበት እድል አልገጠመኝም። ነገር ግን እድሉ ተሰጥቶኝ ማይኩ ከጨበጥኩኝ አደባባይ ሆኜ መልእክቴ ማስተላለፍ መናገር እና ማስተማር እንደምችል ራሴ እምነት አለኝ። ይህ የራሴ እምነት ነው ማለት ነው። እንዲሁ ችሎታውም አለኝ ማለት ነው የመናገር የማሳመን እና ሐሳብን በአደባባይ የመግለጽ ችግር የለብኝም።

አዎ ውሃ ማምጣት እችላለሁኝ ውሃ ማምጣትም አውቃለሁኝ እንዴትም አዎ እንደሚመጣ እንዲሁም ውሃ ቤት የሌለ ከሆነ ቅርብ ቤት ወይ ደግሞ ውሃ ካለው ቦታ ውሃ እናማጣለን ማለት ነው። ይህ በተለያየ ምክንያት ውሃ ሲጠፋ እንጂ ውሃ ቤት ካለ ውሃ ማምጣቱን ግዴታ ላይሆን ይችላል። ነገር ግን ውሃ ቤት ከሌለ ውሃ ለማምጣት ከሌላ አካባቢ ውሃ ለማምጣት እንገደዳለን ማለት ነው

አዎ የምሳ እረፍት ብዙ ጊዜ አንድ ሰዓት አካባቢ ነው የሚሆነው ያም ማለት ከስድስት ተኩል እስከ ሰባት ተኩል ባለው ጊዜ ነው። ይህ ሁሉ ሰራተኛ በዚህ ሰዓት ምሳውን አጣናቆ ወደ ቢሮ የሚመለስበት ነው። የኔም ተመሳሳይ የሆነ የእረፍት ሰዓት ነው የሚነረኝ ማለት ነው። የምሳ ሰዓት ከስድስት ተኩል እስከ ሰባት ተኩል ለሚቆየው። አንዳንድ አንዳንድ ቀን ቀድሜ ልገባ እችላለሁኝ ወይ ደግሞ ቀድሜ ልመለስ እችላለሁኝ ወይ? ካልሆነ ግን ከዛ በላይ ግን አላሳልፍም ማለት ነው።

አዎ ቡና መፍጨት አውቃለሁኝ ብዙ የሚከብድ ነገር አይደለም ቡና መፍጨት ስለዚህ ቡና መጀመሪያ ይቆላል ከተቆላ በኋላ መፍጫ የቡና መፍጫ ማሽን አለች ትንሽዬ ናት። በሱ አስገብተህ ኤሌክትሪክ ለኩሰህ ወይም ደግሞ ሶኬቱን ሰክተህ መፍጨት ይቻላል ማለት ነው። ስለዚህ ሁሉም ሰው ማድረግ የሚችለው ነገር ነው ብዙ ይሄን ያህል ውስብስብ ያለ ነገር የለውም። ቡና ለመፍጨት ማለት ነው። ነገር ግን መጠኑን መታወቅ መቻል አለበት የሚፈጭበት መጠን ወይ ደግሞ ምን ያህል ማድቀቅ እንዳለብን ወይ ደግሞ ምን ያህል? መጠን ነው መን ያለበት ማሽኑ የሚይዘው ብለህ ግዴታ ነው የሚሆነው ማለት ነው።

አዎ አደርጋለሁ አንዳንድ እቃዎች እንደገና ጥቅም ላይ እንዲውሉ ይደረጋሉ። ብዙዎች ምናልባት አንዴ ከተጣሉ ጥቅም ላይ ላይውሉ ይችላሉ ነገር ግን አንዳንድ የቤት እቃዎች እንደገና ጥገና አድርገህ ለጥቅም የሚውልበት ሂደት አለ። ይህ አንዳንዴ ከወጪም ያድናል። ሰፍተህ ወይ ደግሞ በይደህ የምታደርገው ነገር ነው የሚሆነው ማለት ነው። ወይም ባለሙያ አምጥተህ ታሰራዋለህ። ይህ ደግመህ ወደ ስራ ወይ ደግሞ ወደ ጥቅም ማዋል ይባላል። ይሄ ደግሞ በጣም ጥሩና መለመድ ያለበት ነገር ነው። ሁል ጊዜ አዲስ መግዛት ተገቢ ነው ብዬ አላስብም ወጪ ለወጪ ይዳርጋል።

ጠዋት በስራ ቦታ የማደርገው ነገር ያደሩ ፋይሎችን ወይ ደግሞ ያደሩ ያልተሰሩ ያላለቁ ነገሮች ካሉ ቼክ ማድረግ ነው ወይ ደግሞ ማየት ነው። ከተገኙ ወይ ደግሞ ያለፈውን ስራ ያላለቀ ነገር ካለ እሱን ቀድሜ መጨረሽ ነው የሚሆነው ማለት ነው። እንዲሁም ከደንበኞች ኤሚኤል የገባ ከሆነም ቼክ ማድረግ ነው። እነዚህ የጧት የተቀዳሚ ስራዎች ይሄ ናቸው ማለት ነው በጠዋቱ የማደርጋቸው ናቸው። ከዛ በኋላ የእለቱን ስራ ነው የምሰራው ማለት ነው። የእለትን ስራ እጀምራለሁኝ በጧቱ በጧቱም የሚያልቁ ነገሮች ካሉ ቅድሚያ እሰጣለሁኝ። ምክንያቱም ቀለል ያሉ ወይ ደግሞ ቶሎ ማለቅ የሚችሉ ጉዳዮች ካሉ በጠዋቱ እሰራቸዋለሁ ማለት ነው።

አዎ ቅመማ ቅመም የበዛበት ምግብ እወዳለሁ ምክንያቱም በኢትዮጵያ ባህል ብዙ ጊዜ ቅመም የበዛበት ምግብ መመገብ ለጤናም ጠቃሚ ነው ተብሎ ይታመናል። የተለያዩ ጥሞችም አሉት በተጨባጭ ማለት ነው። በብዛትም ይሄ የዶሮ ወጥ ተብሎ የሚታወቀው በኢትዮጵያውያን የሚታወቀው ማለት ነው በጣም ብዙ ቅመም የሚገባበት ነው። ይህ እንደ ባህላችን በጣም ጣፋጭም እና ወይ ደግሞ በጣም የሚጥም ምግብ ነው ተብሎ የሚታሰብ ነው ማለት ነው። የሚያጥመውን ደግሞ ቅመሙ በብዛት ተቀመሙ ስለሚገባበት ነው ማለት ይቻላል።

አዎ ማህበራዊ ሚድያ እጠቀማለሁኝ በአሁን ሰዓት ማህበራዊ ሚድያ የማይጠቀም ሰው አለ ብዬም አላምንም። ብዙ ሰው ማህበራዊ ሚድያ ይጠቀመዋል ያ ማለት ግን ሁሉ ሰው በትክክል ይጠቀመዋል ማለት አይደለም። አንዳንዱን ለጥሩ ሲጠቀመው ሌላውም ደግሞ ለጥፋት ሊጠቀመው ይችላል። እንደኔ ግን ማህበራዊ ሚድያ ምጠቀመው ጥሩ ነገር ነው ማህበራዊ ሚድያ የምጠቀመው። መረጃ ለማግኘት ነው ማህበራዊ ሚድያ የምትጠቀመው ለመማር ነው። እንዲሁም ማህበራዊ ሚድያ የምትጠቀመው ለስራ ነው ማለት ነው። ለዚህ በማህበራዊ ሚዲያ የተለያዩ የስራ ዕድሎችም ይገኛሉ። በዚህም ብዙ ወጣቶች የስራ እድል ፈጥረው ይሰራሉ ማለት ነው።

ቅጽል ስም የለኝም። ቅጽል ስም ማለት በጓደኞች ወይድሞ በቤተሰቦች የሚወጣልህ ስም ሊሆን ይችላል። ብዙ ሰዎችም ቅጽል ስም አላቸው። በቅጽል ስም ሲጠሩም ደስ ይላቸዋል። እንደኔ ግን ቅጽል ስም እኔ ብዙ የሚመቸኝ ሰው አይደለሁም። እኔ ሰዎች በስሜ ሲጠሩኝ ደስ ይለኛል። በስሜም ነው የምጠራው። ስለዚህ ምንም ነገር ቅጽም ስም የለኝም ማለት ይቻላል።

ጭንቀት ሲሰማኝ ብዙ ጊዜ የማደርገው ማረፍ ነው መተኛት ማለት ነው። ይለቀኛል የተወሰነ እረፍት አገኛለሁኝ ማለት ነው። ስተኛ ከዚህ ውጪ ደግሞ ነው ለጓደኞቼ ወይ ለቅርብ ቤተሰቦቼ ማሳወቅ ነው ያስጨነቀኝ ነገር ለእነሱ አካፍላቸዋለሁኝ። ይህ የተወሰነ እረፍት ይሰጠኛል እንዲሁም ሀሳብም ላገኝ እችላለሁኝ ማለት ነው። ከቤተሰቦቼ ወይ ደግሞ ከቅርብ ጓደኞቼ የሚያስጨንቀኝ ነገር ሳካፍላቸው የተሻለ ስሜት ይሰማኛል። እረፍትም አገኛለሁ ብዬ አስባለሁ።